አዎ መንዳት ትችላለህ? እኔ አዎ መንዳት እችላለሁ ነገር ግን እኔ የመኪና የህዝብ አንድ መንጃ ፍቃድም አለኝ። ስለዚህ እኔ መኪና መንዳት እችላለሁ። ግን በስራ የምሰራው ግን አሁን ከመንዳት ውጭ ያለ ስራ የቢሮ ስራ ነው። የመንግስት ስራ ላይ ቢሮ በትልቅ ተቋም ላይ ነው የምሰራው ግን መንዳት እችላለሁኝ

የተበላሽ ነገር ማስተካከል ትችላለህ እንዴ? በደንብ እኔ አሁን በተለይ ስቶቭ ሲበላሽ እንደዚህ በቃ እፈአንዳንድ ነገሮች ማስተካከል በስመአም በጣም ደስ ይለኛል። የተበላሹ ነገሮችን በተለይ የሚፈቱ ምናምን እንደዚህ በጣም ሃርድ ካልሆኑ በስተቀር። በጣም ነው ደስ እሚለኝ ስለዚህ የተበላሹ ነገሮችን ማስተካከል እኔ ደስ ስለሚለኝ ብቻ። እኔ ቤተሰብ ራሱ የምጣድ ይሄ ስቶቭ የተለያዩ ነገሮችን ማስተካከል ደስ

ውሃ ማምጣት ታቃለህ እንዴ? በጣም ነው ማውቀው የኔን ውሃ ራሱ እኮ ሚገርማችሁ ምቀዳ እኔ ነኝ ቤቴ ማስገባው እኔ ነኝ። በቃ እቃ አለቅልቄ ምን? ብዬ ውሃ ቀድቼ እንደዚህ በቃ ብዙ ነገር ነው የምጠቀመው ለፍጆታም ለልብስ ማጠቢያም ለተለያየ ነገር ምጠቀመውን ውሃ እራሴ ነኝ። መ ማመጣው ስለዚህ ውሃ አምጥ ማምጣት ታቃለህ? ሚለው አዎ በስርዓት ነው

በቀን ስንት ሰዓት ስልክ ትጠቀማለህ? እኔ በቀን ስንት ሰዓት ስልክ ትጠቀማለህ የሚባለው እንዴ እንዴ ሶ መኒ ሶ መኒ በጣም ብዙ ብዙ ብዙ ብዙ ሰዓት ስልክ እጠቀማለሁ። እኔ ቴሌግራም እጠቀማለሁ። ማውራት እንደዚህ የተለያዩ ነገሮችን እነካካለሁ። ክሮም ላይ የተለያየ ነገሮች እንትን ስል ስልኬን በጣም ከእጄም ብዙ ጊዜ አላርቀውም። ብዙ በጣም ብዙ ሰዓት

ማንቂያ ሰዓት ትጠቀማለህ? አዎ እጠቀማለሁ ማንቂያ ሰዓት እንዴት ልጠቀም እጠቀማለሁ መሰላችሁ አሁን ስልኬ ላይ አላርም እቀጥራለሁ። ስንት? ሰዓት ስምንት ሰዓት ዘጠኝ ሰዓት አስር ሰዓት አስራ አንድ ሰዓት አንድ ሰዓት ተኩል እና እሚሉትን በእምፈልገው ሰዓት በቃ አላርም እቀጥራለሁ እና ማንቂያ ሰዓት ማለት ያው አላርምም አንዱ ስለሆነ

"ስራዎችህን በቅደም ተከተል ታ ታስቀምጣለህ?" እንዴ ስራዎችን በቅደም ተከተል አስቀምጣለሁ። "እንዴት አስቀምጣለሁ?" ለምሳሌ ጠዋት እንደገባሁ ገብቼ ምን አያለሁ ያደሩ ስራ አለ የለኝም? ዛሬ ምን ልስራ? ከሁለት ሰዓት ላይ ምን ልስራ? ሶስት ሰዓት ምን ልስራ? አራት ሰዓት ምን ልስራ? አምስት ሰዓት ምን ልስራ? ስድስት ሰዓት ምን ልስራ? ከዛስ ለምሳ እወጣለሁ። ከምስራ ከውጣ ከወጣሁ በኋላ ምን ልስራ? ከሰአት የሚለውን በቅደም ተከተል አስቀም

በብዙ ህዝብ መካከል መሆን ታመቻቻለህ? አዎ እኔ በብዙ ህዝብ መሃል። መሆንን እንዴት አመቻቻለሁ መሰላችሁ። ለሰዎችን ያው በጣም ብዙ ፓብሊክ ቦታ ላይ ሆኜ ሮል ሞዴል መሆን አስተማሪ መሆን በስራዬም በነፍሴም በተለያዩነት በእምነቴም በቃ። በብዙ ህዝብ መካከል መሆን። አመሰግናለሁ

የፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ በጣም ደስ ይለኛል እኔ በተለይ አስራ አንድ ተኩል በኋላ ያለው ምሽት በጣም ነው የምወደው ፀሀይ ስትጠልቅ ለመያት። እንደው ከምትወጣው በላይ እኔ ፀሀይ ስትጠልቅ መያት አንደኛ ለአይና አትረብሽህም በቃ የሆነ ደስ የሚል ነገር ስለማይ በጣም ደስ ይለኛል።

በሰአት የምትደርስ ሰው ነህ አዎ እንዴ። በጣም እንጂ ለምሳሌ የተሰጠኝ ሰዓት የስራ ሰዓት ለምሳሌ ሁለት ሰዓት መግባት አለብህ እሚል ከሆነ በዛ ሰዓት ፐርፌክትሊ ነው። እምደርሰው ለምን እኔ በሰአት ገብቼ ስራዬም መስራት ከስተመር ሳትስፋይ ማድረግ። ለስራዬም ለኔም በቃ ፊሸንት መሆን ስለምፈልግ በሰአት የምትደርስ ሰው ነህ እሚለው አዎ በትክክል

የምታውቀው አንድ ምሳሌ ንገረኝ ይሄ በማውቀው አንድ ምሳሌ ምን መሰላችሁ በአንድ ወቅት። ወደ አወበል ወረዳ የሚባል እዚህ ምስራቅ ጎጃም ዞን ውስጥ ሄጄ ብልጭት እና ለኮማ የሚባል ጣብያ ነበር የኢሪጌሽን ፕሮጀክት የሚያገለግል እና እዛ ገብቼ ስራውን እና አንዳንድ እንቅስቃሴዎች ለማወቅ። ስሄድ በፋኖ ተይዞአል ብሎ የመንግስት ወታደሮች እንዴት አታሳዩኝም ስላቸው እንዴት ይመጡብናል ምናምን የሚለው በጣም ገርሞኝ እኔ የእሱን ነገር። እንደ ምሳሌ አድርጌ በጣም እሄ ይዤዋለሁ እና በጣም ነው የሚገርመኝ። በጣም ነው የሚያስ

መብረቅ ፋራ ነው መብረቅ እንዴ በጣም መብረቅ እኔ በጣም ነው የምፈራው ብልጭታው። ያው በጣም ስለሚያስፈራኝ መብረቅ ፈራለሁ። እና ብዙ ሰው ያው መብረቅ በብልጭት በሚል ጊዜ ሁሉም ሰው አገቱን ይደፋል ይደነግጣል በጣም ነው የሚፈጨንቀው። በተለይማ በዝነት ሰዓት በጣም በውድቅ ፈራውን የራሱ

"በገበያ ዋጋ መደራደር ትችላለህ?" አዎ እንዴ በጣም ነው እንጂ መደራደር የምችለው። በተለይ መንግስት ያወጣው ፊክስድ ኮስት ካልሆነ በስተቀር እነዚህ በተለይማ ይሄ ሰው ነፃ ፍሪ ማርኬት ኢኮኖሚ ብሎ የሚሸጠው ነገር ተከራክሬ ሱሪም በሉ ቲሸርት የተለያየ አስቤዛ ገበያም ወጥቼ ተከራክሬ ነው መግዛት የምንችለው እኔ እንደዛ ነኝ ባህሪዬም እንደዛ ነኝ።

ማህበራዊ ሚዲያ ትጠቀማለህ? አዎ ማህበራዊ ሚዲያ እኔ በስርዓት ነው ምጠቀም፤ ፌስቡክ እጠቀማለሁ፤ ትዊተር ይሄ ዋትሳፕ ፌስቡክ፣ ቴሌግራም የተለያዩ ማህበራዊ ሚዲያዎችን ዩቲዩብ ስለምጠቀም ማህበራዊ ሚዲያን በስርዓት ነው ምጠቀም በጣም ነው ምጠቀም፤ ብዙ ሰውም ይጠቀማል ያው እንዲጠቀምም እኔ አግዛለሁ

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር እንደ ሰሪ እና አሰሪ ምናምን ምን ሳይሆን እንደበቃ እንደፍሬ እንደበጣም አለ አይደል በጣም ተቀራርበን ነው የምንሰራው ተግባብተን ነው የምንሰራው እሱም እንደ 'ቦስ አክት' አያደርግም ስራህን ስራዬ ነው በሰአቱ እንድ ሰራ ብዙ ነገር እንዳቀልለት ስለሚፈልግ ተግባብተን ነው የምንሰራው።